የጨረቃ ብርሃን በጣም በጣም ከምወዳቸው ተፈጥሮአዊ ነገሮች አንዱ የጨረቃ ብርሃን ነው። ምክንያቱም ቆንጆ የሚባል ድባብ ይፈጥራል አይሞቅ አቃጥል። ጨለማውን ገፎ ብርሃኔን እንሰጣለን እና ቀስ ቀስ ባለ አየር ነፋሻማ በሆነ አየር ላይ። የጨረቃ አብራን ሲታከልበት ልዩ ስሜት ልዩ ደስታ ልዩ ሃሴት ይፈጥራልና በጣም እወዳለሁ።

መሬት ላይ ድሮ ድሮ ያው ገጠር ተወልጄ እንደማደጌ መጠን መሬት ላይ ነበር የምቀመጠው በተለይ ከብቶች በምትጠብቀው በሰአት ላይ ሳራማ የሚባል አካባቢ ቦታ ላይ ሄጄ ቁጭ እላለሁ ጋድም ብዬ ከብቶቼን እጠብቃለሁ ምናምን። አሁን እንኳን ያው ከየከተማ ቦታ ብዙ አመቺም ስላልሆነ መሬት ላይ ብዙ አልቀመጥም። ባይሆን ሶፋ ላይ ወይንም ደግሞ ሌሎች ነገሮች ላይ ጋድም ማለትን እመርታለሁ። በቂጤ ከምቀመጥ ይልቅ

እጅግ በጣም አብዝቼ የምወደው ታፋጭ ምግብ ማር ነው። ማር በልጅነቴ ስበላው ያደኩት ስለሆነ ቤተሰቦቻችንም ማር ከንብ ያነበው ስለነበረ ከዛ ጋር የልጅነት ትዝታም ስላለብኝ ማር በጣም አዘውትሬ እወዳለሁ እመገባለሁም አሁን አሁን ያው ባዕድ ነገሮች የተጀመሩበት ስለሆነ ትክክለኛ የሆነ ኦርጋኒክ ማር ማግኘት ስለማንችል ጥርጣሬ ይኖረናልና ፍራዝ ያደርግናል እንጂ ንጹህ ማር ካገኘሁኝ እንደማር አዘውትሬ ምመገበው ወደ ጣፋጭ መገብ የለም።

ከደበኞች ጋር አዎ ክረት በአሁን ላይ ከመደበኛ ስራዬ ጎን ለጎን ሊደግሙኝ የሚችሉ ስራዎችን ለመስራት እሞክራለሁኝ እና ከዛ አንፃር ከደበኛ ጋር መስራት ግድ ነው ያለ ደንበኛ ስራ መስራት ስለማይቻል። ስለዚህ ደንበኛ ማፍራት ደንበኛን በአግባቡ መያዝ ከደንበኞቹ ጋር መልካም ግንኙነትን መፍጠር። ታማኝነትን ማጠንከር የመሳሰሉ ከደንበኛ ጋር ስንሰራ ምን ትከተላቸው መርሆዎች ስለሆኑ? ደንበኛ ጋር አብሮ መስራት ትርፋማ ያደርጋል

የምመኘው የስራ ሁኔታ ድሮ ድሮ ቢሮ ቁጭ ብሎ መስራት እንመኝ ነበረ። አሁን ግን ካለው የኑሮ ድህነት አንፃር ስራዎች ካላቸው የገቢ ሁኔታ አንፃር እንደዚህ አይነት ነገሮችን ብዙ አልመኝም። ስለዚህ አሁን የግል ስራ መስራት እፈልጋለሁ በተለይ ኮፊ ሀውስ መስራት እፈልጋለሁ። አቅም የምፈጥር ከሆነ እንደዛ ነገሮችን ጎን ለጎን ማስኬድ እፈልጋለሁ።

የምሰራበት መስሪያ ቤት አየሩ በጣም ቆንጆ አየር የሚባል ነው። ፀሀይ ብዙ የሚደርስበት አካባ አየር አይደለም። የጧት ፀሀይዬን እሞቃለሁኝ ከዛ ውጪ ግን ፀሀይ እንዳይመታኝ ብዙ ጊዜ ፀሀይ ከሀይሏን ከቀነሰች በኋላ ነው ወደ ተላዩ ቦታዎች መንቀሳቀስ ስፈልግ የምንቀሳቀሰው

እውነት ለመናገር የፎቶ ሰው አደለሁም። በተለያዩ አጋጣሚ የተነሳዋቸው ፎቶዎች አሉ። እነዛ ፎቶዎችን መካከለኛ በጣም ትንሽ የሚባል አልበም አለችኝ። በዛ ውስጥ አስቀምጣለሁ እሱ ያልበቃውን ዳግሞ። እንደተነሳኋት ዝም ብዬ እንደታሸገ ወረቀቶችን ሳልፈታ እዛ አስቀምጣቸዋለሁ እንጂ። ትክክለኛ አልበም የለኝም

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ወይ? አዎ በተለይ በርከት ያሉ እቃዎችን የምንገዛበት አጋጣሚ ካለ ነገሮችን እንዳረሳ የሚገዙ ጉዳዮችን ወይም ደግሞ እቃዎችን በዝርዝር አንድ ሁለት ሶስት ብዬ ከነመጠናቸው እጽፋለሁ መዘግባለሁኝ በዛ መሰረት ሱቅ ሄጄ የምፈልገውን ነገር በቅደም ተከተላቸው መሰረት እየጻፍኩኝ እየተረከብኩኝ ቲክ አደርጋለሁ ምልክት አደርጋለሁ

አዎ በእጅ የሚሰሩ ስራዎችን አደርጋለሁ። ለምሳሌ የባህል አልባሳትን ብንወስድ በእጅ የሚሰሩ ስራዎች ናቸው። በተለይ ጥልፍ የሚያስፈልጋቸው ከሆነ ምናልባት አሁን ላይ በዘመናዊ መንገድ ካልተሰሩ በቀር። በእጅ የሚሰሩ ስራዎችን እወዳለሁ። አደርጋለሁ ጥራታቸውም ከፍ ያለ ነው። ለመናገር በማሽን ከሚሰሩት ይልቅ በእጅ የሚሰሩት ውበታቸውም ጥራታቸውም ከፍ ያሉ ናቸው። እና እጠቀማለሁ

የድሮ ፎቶዎችን ይዛለህ? ከዚህ በፊት አንድ ጥያቄ ላይ ስለነበረ የፎቶ አድናቂ ባልሆነም ያሉ ፎቶዎችን ግን ጎግል ላይም ለማስቀመጥ እሞክራለሁ። እንዲህም ደግሞ አልበም ላይ የምትወስኑ ፎቶዎች አሉኝ ያሉኝን በአግባቡ ለማዘዝ እሞክራለሁ። ትዝታ ስላላቸው የራሳቸው ታሪክ ስላላቸው እነሱን በአግባቡ አስቀምጣለሁ